አዎ በእጅ መጻፍ እወዳለሁ ብዙ ጊዜ እ እራሴ ትኩረትን ለማገኘት እንደውም ሀሳቦቼን እ ወረቀት ላይ ነው እስኪርቢቶ በተለያዩ ብእር እ ፅፋለሁ ማለት ነው። ስለዚህ መጻፍም የመፃፍም አላማ ስላለኝ በእጄ መጻፍ እወዳለሁ።

በሀገራችን ኢትዮጵያ ገበያዎች ቋሚና ወጥነት ያለው ዋጋ ስለሌላቸው አንድ አይነት እቃም ቢሆን እንኳን የተለያየ ዋጋ ስለሚጠራላቸው። አዎ በገበያ ላይ መደራደር እችላለሁኝ። አወራለሁ እደራደራለሁ ማለት ነው።

ብዙ ጊዜ እምተኛበት ሰዓት ከምሽቱ ስድስት ሰዓት ላይ ወይም ሌሊት ስድስት ሰዓት ላይ ነው ከዛ ወዲህ ብዙም እንቅልፍ አይወስደኝም። ምክንያቱም ማታ ላይ ከምሽቱ አስራ ሁለት ሰዓት እስከ ሌሊቱ ስድስት ሰዓት ለ እኔ በጣም ተመራጭ ሰዓት ከመሆኑ የተነሳ። የምተኛው ሌሊት ስድስት ሰዓት እና ከዛ በኋላ ነው።

በልጅነቴ የመኖሪያ ቤታችን የነበረው ከቤተሰቦቼ ጋር በመሆኑ እንደ ኢትዮጵያውያን ባህላዊ እና የቤቶች አሰራር ከእንጨት ወይም ከሳር የተሰራ ነው። ጣራውና ግድግዳው ከተለያየ ግብአት የተሰራ ነው ማለት ነው

የምወደው ቀለም ጥቁር አረንጓዴ ሰማያዌ ሀምራዌ ደብዛዛ ነጭ ጠቆር ያለ ደብዛዛ ቡናማ ሀምራዊ ቢጫ። ነጭ ቀለም ድብልቅ

እንቁላል እንጀራ በሶ ድንች ካሮት ጎመን ፓስታ መኮረኒ ጤፍ ስንዴ ዳቦ እነዚህን የመሳሰሉትን እመገባለሁ። አትክልት

በሁለቱም እጽፋለሁ ብዙ ጊዜ ግን ብእርን እጠቀማለሁ ብእር ቃለሙም ስለማይለቅ ፈጣንም ስለሆነ ከስራችንም ጋር የሚሄድ ስለሆነ ከስራዬ ጋር የሚሄድ ስለሆነ ብእርን እጠቀማለሁ። ብእር ሌላ ስሙ እስኪርቢቶ ይባላል

ሶፋ ወንበር ኩርሲ መቀመጫ አለኝ። ፍራሽ እንዲሁም ደግሞ ብዙ ጊዜ የምወደው የፕላስቲክ ወንበር ወደኋላ የተለጠጠ እሱ ላይ እቀመጣለሁ። መቀመጫ በቤቴ ውስጥ አለ ማለት ነው።

በሀገራችን በኢትዮጵያ ሶስት አይነት እ በዓሎች ይከበራሉ ጥምቀት ገና እንዲሁም ደግሞ ፋሲካ ጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለት ማለት ነው። ከዚህ ውስጥ በጣም የምወደው በዓል ጥምቀትን ነው። ጥምቀትን ሁለተኛ ደግሞ የፋሲካን በዓል

የምወደው ጎመን ቃሪያ ካሮት ድንች ሙዝ ሙዝን በጣም ነው የምወደው። ጎመን ደግሞ ለቆዳ ጥራት አሪፍ ስለሆነ በምግብነት ስለሚያገለግል ጎመን እጠቀማለሁ። ሁለተኛ ሙዝ

አልጠቀምም። ሁሉም የምጠቀማቸው እቃዎች ፕላስቲክ ናቸው። ለምሳሌ ውሃ መጠጣበት ምግብ የማዘጋጅበት። እንዲሁም ደግሞ የምገለገልባቸው ልብስ የማጥብባቸው ከሸክላ የተሰሩ አይደሉም ከፕላስቲክ የተሰሩ ነው።

አልሰበስብም ምክንያቱም እ የዝናቡ አሲዳማነት ሊኖረው ስለሚችል ለጤና ተስማሚ ስለማይሆን የዝናብ ውሃን አልሰበስብም። እ አልተጠቀምም የዝናብ ውሃ ሳይንስም እንዳትጠቀሙ ስለሚል አንጠቀምም።

ሽቶና ዶድራንት ሲሸተኝ ደስ ይለኛል። የአበባ ሽታ የ የናፍታ ሽታ። መዓዛው ያማረ እጣን የቤተክርስቲያን ውስጥ የሚጨስ እጣን በጣም ደስ ይለኛል። መዓዛው ይመስጠኛል። በበላይነት ሽቶ

እንደሁኔታው ነው እ የአየሩ አየር ንብረቱ የሚቀዛቀዝ ከሆነ ፀሀይን እመርጣለሁ ፀሀዩ በጣም የሚበረታበት እና ይሄ ፀሀያማ የአየር ንብረት ካለ ደግሞ ጥላን እመርጣለሁ። ግን በብዛት ምረጥ ብባል እ ፀሀይን እመርጣለሁ።

የስራ ግምገማ ይደረግልኛል በስራ ቦታ በጣም ትጉህና ታታሬ ሰራተኛ በመሆኔ። አዎንታዊ የሆነ ምላሽ ነው የማገኘው ከሚገመግመኝ ሰው ማለት ነው። የስራ ግምገማ ሲከድ በየወሩ እና በሳምንት አንድ ጊዜ ይደረግልኛል

ሲደክመኝ እቀመጣለሁ። ምንጣፍ ላይ ደስ የሚል ነገር አለው። ቤቴ ንፁህና ልጆች የማይጫወቱበት ከሆነ ምንጣፍ ላይ እቀመጣለሁ። እዝናናለሁ። ደስ ይለኛል። አንዳንድ ጊዜም እዛው ላይ የማድርበትም ሁኔታ ሁላ ይፈጠራል ማለት ነው። ምንጣፍ

ቤተሰብ መንከባከብ ስራዎችን በአግባቡ መስራት እህቶችን ወንድሞችን ታናናሾችን መንከባከብ ትምህርት ቤት ማድረስ። ልብስ ማጠብ ምግብ ማዘጋጀት እነዚህ የመሳሰሉ ሀላፊነቶች። አሉ እንደ ወንድ ፕሮ

በሳምንት ሁለት ጊዜ እሮብና ቅዳሜ የመጽሐፍ ማንበብ ፕሮግራም አለኝ ሙሉ ቀን አነባለሁ ያው መጽሐፍ ህይወትን የሚቀይር ስለሆነ መጽሐፍ ሰዎች እንዲያነቡ እኔ ምክሬ ነው ያምብቡ አሪፍ ነው።

አዲስ አበባ እኔ እወዳታለሁ። ባህርዳር፣ ሀዋሳ፣ ድሬዲዮዋ፣ መቀሌ፣ አምቦ፣ አሰላ፣ ደብረ ብርሃን፣ ደብረ ማርቆስ እነዚህ ከተማዎችን በጣም እወዳቸዋለሁ።

የራሴን ስራ እሰራለሁ ከስራ ሰዓት ውጪ ለምሳሌ ትምህርት ካለኝ ትምህርት እማራለሁኝ። በትርፍ ሰዓት ደግሞ የሚሰራ ቢዝነስ ካለም እሱን እሰራለሁ። መጽሐፍቶቼን አነባለሁ። ልብሶቼን አጥባለሁ። ከስራ ሰዓት ቡሀላ እረፍት አደርጋለሁ ስራም

ሻማ ወይም ደግሞ ሌላ የእጅ ባትሪ ካለ እሱን እንጠቀማለን፤ መብራት ሲጠፋ ጀነሬተር እናስነሳለን። ሲቆረጥ ደግሞ ወይም አደጋ ደርሶበት ከተቆረጠ ደግሞ እንዲቃጠል እናደርጋለን ማለት ነው፤ ለመብራት ሀይሎች ተናግረን

ጥሩና ተገባቢ በሆነ መንገድ ነው የምንገናኘው በስራ ምክንያት ብዙ ነገሮችን አብረን ስለምንሰራ የግንኙነት ደረጃችንም በዛው ልክ ከፍ ያለ ነው ማለት ነው። አለቃዬ በጣም ትጉህ እና ስነምግባር ያለው የሆስፒታላችን ስራ አስኪያጅ ነው።

አልወድም። ምክንያቱም አንዳንዶቹ ምግቦች ይመሩኛል፣ አንዳንዶቹ ደግሞ አይጣፍጡኝም። ስለዚህ አይመቸኝም። ቅመማ ቅመም በዛ በምግብ አልወድም። ቅመም ግን በምግብ ውስጥ ሆነ በሚበላ ነገር ውስጥ ተጨምሮ እወዳለሁ። በጣም ጥሩና ጣፋጭ ነው። የኢትዮጵያ ቅመም